በመስታወት ላይ ምን ያህል ጊዜ ታያለህ ለሚለው? እንግዲህ ያው አስፈላጊ በሆነበት ጊዜ ሁሉ መስታወት ማየት አስፈላጊ ነው ብዬ አምናለሁ። አስፈላጊ ሲሆን ለምሳሌ አስፈላጊ የምንለው ለምሳሌ። ከቤታችን ውጪ በመሄድ ያው የሚፈለገውን ነገር ለማድረግ ከሰዎች ጋር ስብሰባ ሲኖር ወይም ደግሞ ቤተክርስቲያን ኮንፈረንስ ሲኖር ወይም ደግሞ ፕሮግራም ሲኖር ወይም ደግሞ ከሰውዎች ጋር ከቀጠሮ ሲኖር ወይም ደግሞ በተለያየ ምክንያት ወጣ ለማለት ከቤት ሲፈለግ ሰው ፊቱን ማየት አለበት አለባበሱን ማየት አለበት። እንደገና ደግሞ ምን አይነት ነገር ማለት የፊቱን አቀማመጥ የፀጉሩን አበጣጠር አለባበሱን እያንዳንዱን ነገር አይቶ ማንነቱን ማስተካከል እና መፈተሽ አለበት። ሲወጣ በተለይ ደግሞ የሚዲያ ሰዎች ከሆንን ያው ሚዲያ እንደሚታወቀው ብዙ ሰው የሚመለከተው ነገር ከመሆኑ የተነሳ እያንዳንዱ ሰው ደግሞ የሚቀበለው እና የማይቀበለው ነገር ስላለ። በተቻለ መጠን ሰው የሚቀበለውን ነገር መስጠት እንድንችል የሚያከብረውን ነገር የሚወደውን ነገር የሚስበውን ነገር ማድረግ እንድንችል በፊታችን በፀጉራችን በሰውነታችን በልብሳችን ላይ ያሉትን እንከኖች ለማስተካከል እና እንደሚገባው ሆኖ ለመውጣት መስታወት ማየት ያስፈልጋል። ስለዚህ የኔ ልምምድ ምንድነው? እኔ እንኳን ያው በተለይ ብዙ ለውጫዊ ውበት የማሰብና የሚጨነቅ ሰው ባልሆነም ግን ሰዎችን ማክበሬ እንዲታወቅልኝ ለሰዎች ዋጋ መስጠቴ እንዲታወቅልኝ በተለይ ደግሞ ቤተክርስቲያን በሚሄድበት ወቅት በበቂ ሁኔታ ተዘጋጅቼ መውጣት እፈልጋለሁ። እና ጺሜና አቆራረጤን ፀጉሬን አቀማመጥ አበጣጠር ፊቴ ላይ ያለውን ነገር አለባበሴን ደግሞ እያንዳንዱን ነገር ለተመልክቼ የማስተካክል ከሆነም አስተካክላለሁ። ነገር ግን ያው ጓደኛም መስታወት ነው እንደሚባለው በኢትዮጵያውያን አባባል ጓደኛም መስታወት ነው ይባላል። እና መስታወት ነው እንደሚባለው ያው በተቻለ መጠን ባለቤቴም እንድታርመኝ አደርጋታለሁ እኔን አይታ በአብዛኛው እንደውም ከመስታወቱ ይልቅ ይሄ ነገር አልተስተካከለም ይሄ ነገር ተስተካክሏል ይሄ ነገር ጥሩ ነው ይሄ ነገር ጥሩ አይደለም ይሄ ነገር ደግሞ መስተካከል ይቀረዋል ይሄን ነገር ደግሞ እንዲህ ብታደርገው ጥሩ ነው። ብላ ሰው ስለሆነች ሰው እንደሚያይ መስታወት ለኔ ነው። የሚያሳየኝ እኔ ሰው እንዴት ያየኛል በሚለው በምረዳው ያክል ከወንዶች ምልከታ አንፃር ራሴን የማስተካክልበት ሁኔታ ይኖራል። ባለቤቴ ደግሞ እንደ ገለልተኛም ደግሞም እንደ ሴትም ሰዎች እንዴት ነው ውበትን የሚመለከቱት ሴቶች እንዴት ነው? ለወንድ አለባበስ ክብር የሚሰጡት? ደግሞ የተለያየ አስተሳሰብ የተለያየ ምልከታ ስላለ። እሷም ደግሞ ሙሉ ባትሆንም በራሷ አንግል ወይም በሴቶች አንግል ያለውን የኔን የአለባበስ ሁኔታ አይታ ከዚህ አንፃር ይሄ ይጎላል ይሄ ጥሩ ነው እንዲህ አይነት አለባበስ ይከበራል እንደዚህ አይነት አለባበስ ተቀባይነት የለውም። እንደዚህ ይሄ የጨዋ ነው ይሄ ደግሞ እንደዚህ ነው ብላ ትገመግምና በዛ መሰረት በምትሰጠኝ አስተያየት እኔም ደግሞ ራሴን አይቼ ተመልሼ ራሴን አስተካክላለሁ። አንዳንድ ቦታም ራሷ እየነካካች እዚህ ጋር እዚህ ጋር እንዲህ ቢሆን ጥሩ ነው ትለኛለች። ያው እንግዲህ እኔም ስለማምናት ለእኔ ታስብልኛለች በይ ስለምቀበላት አንዳንዱ ነገር ባይመቸኝም እንኳን ትክክል ናት በሚል ወስጄ ራሴን አስተካክላለሁ ማለት ነው። መስታወትም ሳይ እንግዲህ እኔን በገባኝ መጠን በተረዳሁትና ጋር ባወቅኩት ልክ ራሴን ለማስተካከል እሞክራለሁ። እና በእንደዚህ አይነት ሂደቶች ነው እንግዲህ መስታወት በሚያስፈልግበት ጊዜ እያየሁ የምጠቀመው ሌላው መስተዋት ጺሜን ለመስተካከል በምፈልግበት ጊዜ መቀስ ይዤ በመስተዋት ፊት ቆሜ ምክንያቱም የፂሜ ቅርጽ እንዳይበላሽ አንዱ ጋር ከፍ አንዱ ጋር ዝቅ እንዳይል በትክክል ለመቁረጥ እና ለማስተካከል በዚህ ጺሜን ለመቁረጥ እጠቀምበታለሁ። እንዲህ እንዲህ ባለው ሁኔታ ፀጉሬም አካባቢ ራሴ እንደውም ለማስተካከል ድፍረት ካገኘሁ እዛም አካባቢ እንደዛው ነካ ነካ እያደረኩኝ በመቀስ ያንን ሁኔታ ለማስተካከል እሞክራለሁ ማለት ነው። እንዲህ ባለ ጊዜ እንግዲህ ያው

በትምህርት ቤት የምትወደው ትምህርት ምን ነበር ለሚለው ጥያቄ እንግዲህ ከአንድ በላይ ትምህርት እንደ ወድ እንደነበረ። ትዝ ይለኛል አስታውሳለሁ። በተለይ ግን በታችኛው ክፍል እያለሁ በአማርኛ ትምህርት ውጤቴ በጣም ከፍተኛ እና በጣም የምወደው ትምህርት እንደነበረ። አካባቢ አማርኛ ቋንቋ ላይ በጣም ትምህርት እንወደውና በጣም ከውጤቴም ከፍተኛ እንደነበረ ትዝ ይለኛል። ዘጠነኛ ክፍል እንደውም መቶ በመቶ አምጥቻለሁ። ከመቶ መቶ አምጥቻለሁ አማርኛ ትምህርት ማለት ነው እና። ሲቀጥል ደግሞ ሶሻል ትምህርቶችን ያም ማለት ጂኦግራፊ ታሪክ ደግሞ እንደዚህ አይነት ሶሻል ትምህርቶች ላይ በተለይ ታሪክ እና ጂኦግራፊ ላይ ከፍተኛ የሆነ። እንትን ልምድ ምንድነው የሚባለው ተሰጦ ፍላጎት እንደነበረኝ። እና በኋላ ላይ ደግሞ እየቆየ ወደ ሳይንስ ትምህርቶችም በተለይ ባዮሎጂና ኬሚስትሪ ላይ። ይሄ ችሎታና ፍላጎት ከፍ እያለ እንደሄደ። መካከለኛ የነበርኩባቸው ትምህርቶች ሂሳብና ፊዚክስ እንደነበሩ። ግን ከፍተኛ ደግሞ ቋንቋና ሶሻል ሳይንስ ላይ ማህበራዊ ሳይንስ ላይ ከፍተኛ የሆነ ችሎታ እንዳለኝ በኋላ ደግሞ ወደ ኮሌጅ ገብቼ። የተማርኩ ባለበት ሰዓት የእንግዲህ እንደዛው እንግሊዝኛ ትምህርትና ከሃይስኩል ጀምሮ ከመጨረሻ ክፍል ጀምሮ እንግሊዝኛ ትምህርትና ሳይኮሎጂ ላይ ኮሌጅ ላይ በተለይ ጥሩ ግሬድ እንደነበረኝ። እንዲሁም ደግሞ ኮሌጅ ላይ እንዲሁም የማስተማር እኔ ስነልቦናና የማህበራዊ የማስተማር ስነ ዘዴ አርት አርት ትምህርቶች ላይ ከፍተኛው ውጤት እንደነበረኝ። እና በአብዛኛው ኤ እና አንዳንድ ጊዜ ብቻ ነበር ቢ የማመጣው እና። ከፍተኛ እውቀት እና ችሎታ እንደነበረኝ አያለሁ በኋላ በኋላ ደግሞ ቲዎሎጂ ገብቼ ስማር በቲዎሎጂ ሰርተፊኬት በማገኝበት ጊዜ የቲዎሎጂ ትምህርት። ከፍተኛ የሆነ እንግዲህ ሁሉንም ትምህርቶች በማለት በሚባል ደረጃ ኤ በማምጣት። እንግዲህ ሰርተፍኬት ያገኘው መሆኑን። እና በጣም ደግሞ የ ወደዛ ወደ ቲዎሎጂው ወደ መጽሐፍ ቅዱስ ጥናት ወደ መጽሐፍ ቅዱስ ትምህርት ወደ መጽሐፍ ቅዱስ ማሰላሰል ወደ መጽሐፍ ቅዱስ ደግሞ ያን ያሰላስሉትን ወደ መጽሐፍ የደረጃ የመጣሁ መሆኑንና በጣም ፍላጎት ያደረብኝ መሆኑ። እንግዲህም ደግሞ ከእግዚአብሔር የተሰጠኝ ፍላጎት እግዚአብሔር ለስራው ስለፈለገኝ ያገኘው ከእሱ የሆነልኝ ፍላጎት ነው። እና እንግዲህ መፈለግ ከእሱ ነው የሚገኘው የሚሰጠው። እና በዛ ያን ነገር እንድረዳው ረድቶኛል ማለት ነው። ስለዚህ በትምህርት ቤት ውስጥ የምትወደው ትምህርት ምን ነበር ለሚለው? በመጀመሪያ ደረጃ እንግዲህ ትምህርት ሲጀምር አካባቢ የነበረ የቋንቋ ትምህርት ፍላጎት አማርኛ በተለይ ከቋንቋ ደግሞ አማርኛ ሲቀጥል ደግሞ ሶሻል ትምህርቶች ቀጥሎ ደግሞ እንግሊዘኛ። ቀጥሎ ደግሞ በተለይ ዘጠነኛ ክፍል በአንድ አጋጣሚ ትምህርት እንድደግምህ በተደረገበት ወቅት። እንግዲህ በጣም ቁጭት አድሮብኝ እንዴት በአንድ ትምህርት በአንድ ሳብጀክት የተነሳ ነበረ። እዛ ክፍል እንድደግም የተደረኩት እና በዛ የተነሳ ትልቅ ቁጭት አድሮብኝ ደግሜ በመማር እዛ ጋር። በጣም ጥሩ ውጤት በማምጣት አንደኛ ልወጣች ችያለሁ። እንግዲህ ያን አንደኛው ውጤት ደግሞ ምንድነው? የሚጠቅመኝ ለኔ ሞራሌን አነሳስቶልኛል ማለት ነው። ከፍተኛ የሆነ የትምህርት አቀባበል ችሎታዬን የት የት ቦታ እንዳለ እንዳውቀው እንድነሳሳ። ጉጉት እንዲኖረኝ ተነሳሽነቴ እንዲጨምር። እና የኔን ችሎታ እንድለይ እንዳውቅ በትምህርት ያለኝን ተሰጥኦ እንድረዳና እንዲገባኝ ያደረገ ክስተት ተፈጥሯል ማለት ነው። እና በዛ አኳኋን በዛ አቅጣጫ ሳየው። እንግዲህ የኔ ተሳትፎ በትምህርት ተሳትፎዬ በቋንቋ ትምህርት ከፍተኛ በተፈጥሮ ማነው በማህበራዊ ሳይንስ ትምህርት ወይ ደግሞ ከፍተኛ? ደግሞ በሳይንስ ትምህርቶች ከፊዚክስ እና ከሂሳብ ውጪ ያሉትን ባዮሎጂና ኬሚስትሪ

የአካባቢው ገበያ እንዴት ነው ለሚለው ጥያቄ? እንግዲህ ገበያ በኢትዮጵያ በተለያየ አይነት ቅርጽና ሁኔታ ደረጃ አለ ማለት ነው። እና ለምሳሌ እኔ አካባቢዬ ላይ የቅዳሜና እሁድ ከአርብ ድንኳን ይጥሉና በመንገዶች በአውራ መንገዶች አደባባይ ላይ ጥግ ላይ ቦታ ፈልገው ለመገበያየት በሚያመች ሁኔታ መኪና ብዙ ሊተላለፍበት በማይችልበት ወይም ደግሞ በሚተላለፍበት በግራና በቀኙ መሃል ላይ ብዙ መኪና በማይነካቸው ሁኔታ ድንኳኖቻቸውን ጥለው እንትን ይላሉ ማለት ነው። አትክልቶች በተለይ ሽንኩርት ቲማቲም ድንች ነጭ ሽንኩርት ዝንጅብል ደግሞ ጥቅል ግመን ቀይ ስር ካሮት እንዲህ ደግሞ ጥቁር ጎመንም እንደዚሁ እንዲሁ ደግሞ የተለያየ አይነት አንዳንድ ጊዜ አትክልትም ሙዝም ፓፓያም አቮካዶም ይዘው አትክልትና ፍራፍሬ በተለይ ቲማቲም እንዲሁም ደግሞ ቃሪያ እንደዛ ይዘው ቃሪያ እንግዲህ የተለያየ አይነት እዛ ጋር ይሸጣሉ ማለት ነው። እና እና በሚሸጥበት ጊዜ ዋጋው ከገበሬ ቀጥታ እንዲያመጡ በመንግስት በኩል የተመቻቸ የገበያ ሁኔታ ስለሆነ ህዝቡን ለመጥቀም ህዝቡን በተመጣጣኝ ዋጋ ምርት እንዲያገኝ ለማድረግ እና የኑሮ ውድነቱ እንዳይባባስና የዋጋ ንረቱ እንዳይጨምር ለማድረግ መንግስት የቀየሰው ዘዴ እና በአዲስ አበባ በሙሉ ሙሉ በሙሉ ምናልባትም አንዳንድ ክፍለ ሀገር ከተሞች ላይም ሊኖር ይችል ይሆናል። ብዙ መረጃ የለኝም። ግን በአካባቢያችን ያለው የአትክልት ገበያ ሁኔታ እንደዚህ ያለ ነው። እና ቅዳሜና እሁድ ሄደን ያው መንግስት ተምኖ በሚለጥፍላቸው ዋጋ እነሱም ያው ከመንግስት ጋር ተነጋግረው አንድ የጋራ ስምምነት ላይ ደርሰው ለህዝቡ ተመጣጣኝ ይሆናል በሚሉት ዋጋ መንግስት አውቆት እነሱ ብቻ የማይወስኑበት ከመንግስት ጋር አብረው ወስነው የሚለጠፍ አለ። ዋጋ ማለት ነው። የቲማቲም ዋጋ አሁን ላይ እንደውም ጥሩ ነው። የቲማቲም ዋጋ ለረጅም ጊዜ ውድ ሆኖ ከርሞ ነበር የቲማቲም እና የሽንኩርት ዋጋ አሁን አልሞስት ወደ ሰላሳ ብር ተመልሶ ገብቷል። እና እንደዚህ አድርገው ያው ቅዳሜና እሁድ ሙሉ ቀን እስከ ማታ ድረስ ይሸጣሉ ማለት ነው። እና ህዝቡ እየሄደ እየገዛ በተመጣጣኝ ዋጋ የአትክልት እንግዲህ የሳምንቱን የአትክልት አስቢዛ ገዝቶ የመጠቀም ሁኔታ አለ። እንግዲህ እንደዛ ባለበት ሁኔታ እንግዲህ ህዝቡ የተሻለ የገበያ አማራጭ አግኝቷል ማለት ነው። ለአትክልትና ለፍራፍሬ ድሮ አትክልትና ፍራፍሬ ለመግዛት የግድ ወይ ፒያሳ አትክልት ተራ መሄድ ነበረብን በጣም ሩቅ ነው። ምናልባት ከእኛ ወደ አስራ አምስት ኪሎ ሜትር ይርቃል። ወይ ደግሞ ካለበለዛ እዚህ ዜሮ ሁለት የሚባል አለ ኮተቤ ዜሮ ሁለት ሄደን በሌሊት ሄደን ያውም በሌሊት ካልተኬደህ ደህና ነገር አይገኝም ዋጋም ርካሽ አይገኝም እና። ሄደን መግዛት ይኖርብናል የነበረ ማለት ነው። እና ወይም ደግሞ አሁን ጋርመንት ተብሎ ለብቻው የተዘጋጀ አለ ወይ እዛ ሄደን ከጋርመንት ማምጣት ነበረብን ማለት ነው። ግን አሁን ላይ ምንድነው የሆነልን? እግዚአብሔር ይመስገን ያው በየሰፈራችን በየአካባቢያችን መጣ ማለት ነው። በጣም ብዙ ገበያዎች ነው ያሉት በቃ ሰፈር ባለበት ሁሉ እነዚህ አይነት የካኖፒ እነዚህ ትንንሽ ድንኳኖች ተደርገው በቃ ሽያጭ ነውና በቀላሉ እዛ ሳንሄድ በየሰፈሩ እንደዚህ አይነት ምርቶችን እናገኛለን ማለት ነው። በተለይ ደግሞ ወደ ሀያት ከሄድን ዱቄትም ምስርም እንደዚህ ልዩ ልዩ ተጨማሪ የፍጆታ ቋሽ ስኳርም በተመታታኝ ዋጋ የሚገኝባቸው ቦታዎች ደግሞ ሰፋ ያለ ብዙ ህዝብ የሚገኝባቸው ትልልቅ አደባባዮች አካባቢ ደግሞ እንደዛ አይነት ነገሮችንም ጨምረው ሻይ ቅጠልም የተለያየ ቅመማ ቅመሞችም በተመጣጣኝ ዋጋ ሳሙናም ፈሳሽ ሳሙናም እና የተለያየ ፋብሪካ ምርቶችንም እንደዛ አድርገው እንግዲህ በአቅርቦት እዛ ጋር በ እንግዲህ ተመጣጣኝ ዋጋ ይቀርባል ማለት ነው። እና በዚህ አኳኋን ነው እንግዲህ ገበያን የማየው

እሳት ለማንደድ ምን ትጠቀማለህ ለሚለው አስተሳሰብ? እሳት ለማንደድ የተለያየ ነገር እንግዲህ መጠቀም ይቻላል በአካባቢያችን። ድሮ ገጠር እያለን ስናድግ። እናቶቻችን እሳት ለማንደድ ምንድነው የሚያደርጉት? ቀን ሙሉ ሲያነዱ የዋሉትን ሳት ወይም ደግሞ ሳት ከቤታቸው ከሌለ ከጎረቤት ያመጡና ያቀጣጥሉና ያነዳሉ። የሚፈልጉትን ሲያገ ሲቀቅሉ ሲያበስሉ ይውሉና ልክ ሲጨርሱ እሳቱን በአመዱ ወይም በረመጡ ያዳፍኑታል ማዳፈን ይባላል። ምንድነው እሳቱ ውስጥ አለ ነገር ግን በአምድ ተሸፍኗል ማለት ነው። ከዛ በኋላ ለረጅም ሰዓት ያው እንግዲህ እሳት በአመድ ሲሸፈን እንጨቱ ውስጥ ስላለ የሆነ እንጨት ላይ ስለሆነ የሆነ ከሰል ላይ ስለሆነ እሳቱ የሚቀመጠው ሳይጠፋ ለረጅም ሰዓት። ተቀምጦ ወይም ደግሞ አንዳንድ ጊዜ አንድ ሌሊትም አድሮ በማግስቱ ያገኙታል ማለት ነው። ጠዋት ደግሞ ተነስተው ምንድነው አመዱን ከላዩ ላይ ገለጥ ገለጥ ገለጥ ሲያደርጉ እሳቱ ከውስጥ ይወጣል እንደገና እንጨት የ ላዩላይ ያደርጉና አቀጣጥለው የሚፈልጉትን ነገር ያበስላሉ። በእንደዛ አይነት ሂደት ሲጠፋባቸው ደግሞ ከጎረቤት ሄደው እንደገና ተውሰው ያመጣሉ እንደዚህ እያሉ እንግዲህ እሳትን ይጠቀማሉ። ከዛ ቀጥሎ ደግሞ ክብሪት የሚባል ነገር መጣ። ክብሪት ደግሞ በፋብሪካ ደረጃ ተመርቶ ያው ለህዝቡ በየሱቁ ህብረት ሱቅ ነበር ድሮ የሚባለው በዛ ይከፋፈላል ያው በተመጣጣኝ ዋጋ። ከዛ ተወስዶ እሳት ሲያቀጣጥሉ ወረቀት ወይም ደግሞ ተቀጣጣይ ጭራሮዎች ወይም ደግሞ ነዳጅ በማድረግ እንጨቱ ላይ ወይም ከሰሉ ላይ እሳቱን እንግዲህ የክብሪቱን ይጭሩና እዛ ላይ ይለኩሳሉ ከዛ በኋላ በማራገብ ወይም እፍ በማለት እሳቱን ያቀጣጥላሉ ማለት ነው። እንግዲህ እሳት በዛ መልኩ ሲቀጣጠል አይተናል። ቀጥሎ ደግሞ ሰዎች ያው ሲጋራ ለመለኮስ ብለው ሲጋራቸውን እሳት የሚያቀጣጥሉበት ላይተር የሚባል ነገር ደግሞ መጥቶ አየን። ሰዎች እንግዲህ ድሮ ደግሞ ከበፊ ሲጋራ የሚያጨሱት ሰዎቹ ራሳቸው በ እንትን ነበር በክብሪት ነበር እየጫሩ ወይም ደግሞ በ ከእሳት ላይ ነበረ። እየለኮሱ በተለይ ገጠር እንደዛም ሲጋራም ሚየሚያጬሱ አንዳንድ በገጠርም ሰለጠን የሚሉ ከተማ እናውቃለን የሚሉ ሰዎች ያው ተለማምደው ትንባሆ ሲያጨሱ እንደዛ ይለኩሱ ነበር በኋላ። ላይተር የሚባል ነገር ደግሞ ብርቅ የመሰለን ነገር ይዘው እሳት የምታወጣ ነገር ነዳጅ ውስጧ የምትሞላ ነገር ይዘው በዛ እየጫሩ በዛ ያነዳሉ ማለት ነው እሳቱም በዛ ይቀጣጠላል። በጥንት ጊዜ ግን እሳት ተገኝቶ ያው ለጥቅም ከመዋሉ እንደዚህ በክብሪት እንዲህ በማዳፈንም እየተጠቀመ ሰው እሳትን በቀላሉ ከመጠቀሙ በፊት። እሳት ድንጋይን እርስ በእርስ በማጋጨት እሳት እንደተፈጠረ እሳት እንደሚወጣ። ደግሞም አንዳንድ ቦታዎች ትልልቅ ደኖች ውስጥ ደረቅ እንጨቶች እርስ በእርስ በንፋስ ሀይል እርስ በእርስ ሲጋጩ እና ሲፋጩ እሳት እንደሚነሳ። ሰደድ እሳት ተብሎ አሁን በአሜሪካ ሀገር በካሊፎርኒያ በየአመቱ የሰደድ እሳት ይነሳል። እና ዛፎቹ በትልቅ ንፋስ እርስ በእርሳቸው እየተገጫጩ እሳት ያወጣሉ። እንግዲህ ካለው ሙቀት ከፀሀዩም ጋር እና የመንደድ ሁኔታ በከፍተኛ ደረጃ እዛ ይፈጠርና የዱር እሳት ይፈጠርና ሰደድ እሳት ሆኖ ይነሳል። ከዛ ወደ ከተማም ገብቶ ብዙ ጥፋት ሲያደርስ እናያለንና እሳት በተለያየ መንገድ ሊነድ ይችላል። ዋናው ነገር ምንድነው? እሳትም ሆነ ሌላ ለሰው የተፈጠረ ነገር ሁሉ ጠቃሚ ነው። ዋናው ነገር አጠቃቀሙን አውቀን ጉዳት እንዳያደርስ በመያዝ በአግባቡ በመያዝ እንደሚገባው በመያዝ እንደሚገባው ስንጠቀምበት። ጠቃሚ ሆኖ እናገኘዋለን። ያለበለዛ ግን ጎጂነቱ አመዝኖ ያው በጎጅነቱ ላይ ደግሞ እንደዚህ አይነት ነገሮች በኋላ ችግር ሊፈጥሩ ስለሚችሉ። በተቻለን መጠን እኛ እሳቱን ማብዛት ከፈለግን እና ለስራ መጠቀም ከፈለግን አግባብነት ባለው መልኩ እሳቱን እያቀጣጠልን በአንድ በሁለት በሶስት ምድጃም እንደምንፈልገው ለመስራት የምንፈልገውን ነገር በአንዴ በብዛት ሰርተን ቶሎ በአንድ በአጭር ሰዓት

አዎ ኮከቦችን መመልከት ትወዳለህ? ኮከቦችን መመልከት እወዳለሁ። ያው በጣም ኮከቦችን ሳይ የሚገርሙኝ ብዙ ነገሮች አሉ። አንደኛ አየ እንትኑ የዚህ ሰማይ የምንለብለን ወደ ሰማይ ወደ ላይ የምናየው አካል ስፋቱና ብዛቱ ጥልቀቱ ስፋቱ ርቀቱ የተለያየ አይነት ኮከቦች መኖራቸው አንድ ደመቅ ያለ አንድ አነስ ያለ ሰዎች ያው እንግዲህ ደመቅ ያለው ወደዚህ ወደ ምድራችን። ትንሽ ቀረብ የሚለው ነው ይላሉ። ደግሞ በጣም ደብዘዝ ያሉ በርቀት የሚታዩ ደግሞ እነሱ በጣም ትላልቅ ሆነው ግን ርቀታቸው በጣም ሩቅ ሆነው ነው ከዚህ ከእኛ ካለንበት ምድር ብለው ይላሉ። ደግሞ የኮከቦቹ ብዛት ደግሞ ቅርጻቸው የሚያሳዩት የሚያወጡት ጨረር የሆነ ቅርጽ ሰጥቷቸው በቃ የሚያሳዩት ነገር። እና የእግዚአብሔርን የመፍጠር ችሎታ የመፍጠር አቅም ማንነቱን ያሳያል። ተፈጥሮ እና በጣም በቃ በጉልህ እንዴት አሁን በቃ የኛ እውቀት እና የሱ እውቀት በጣም እጅግ የተራራቀ መሆኑን በጣም ያሳየኛል። እና በጣም ነው የማደንቀው። እኔ በቃ ደግሞ ጠዋት ላይ የሚወጡ ኮከቦች አሉ። ማታ ላይ የሚወጡ ኮከቦች አሉ ደግሞ ከሁሉም ያስደነቀኝ። ተወርዋሪ ኮከብ የሚባሉ አሉ ከአንድ ቦታ ወደ አንድ ቦታ ብዙ ጊዜ አይታዩም። በስንት ጊዜ አንዴ ነው? ከአንድ ቦታ ወደ አንድ ቦታ ሄደው ጥፍት ይላሉ ወዲያው ብልጭ ብለው ጥፍት ይላሉ። ሰዎች ያንን ከምን ጋር ያመሳስሉታል እኛ እዚህ ምድር ላይ ከምንኖረው ህይወት ጋር። እንግዲህ እንደዚህ እንደ ኮከቧ ብልጭ ብሎ ዘላለምና። እኛ በዚህ ምድር ላይ የምንኖረው ህይወት በቃ በዚህ ምድር ላይ እኛ ብልጭ ብለን ድርግም እንደምትለዋ ኮከብ ነን። ምክንያቱም ዘላለም ትልቅ ስለሆነ። እዚህ ምድር ላይ ደግሞ ያለን ህይወት በጣም አጭር ጊዜ ስለሆነች። እንደዛ ነው ብለው ሰዎች ያገናኙታል። እና በጣም የሚገርም አባባል ነው። እውነትም እውነትም አለው ብዬ አምናለሁ። እና ከዚህ አንፃር የኮከቡ ትልቅነት ደግሞ የአጥቢያ ኮከብ የሚባል አለ። ጠዋት ሊነጋ ሲል የሚወጣ እና እንግዲህ እኛም ደግሞ የአጥቢያ ኮከብ የሚለውን ከኢየሱስ ጋር ነው የምናያይዘው ህይወታችን በጨለመበት ጊዜ በቃ ንጋቱን ይዞልን ትንሳኤውን ይዞልን ህይወትን ይዞልን ስለመጣ። ከዛ ከብዙ መከራ በኋላ ያ ሁሉ ድል ደግሞ ማንም ሊቀለብሰው የማይችል ድል በሱ ስላገኘን። የአጥቢያ ኮከብ እንለዋለን። የንቃታችን ኮከብ እንለዋለን እና እንደዚህ አይነት ነገሮች አሉ። ከዋክብት በጣም የሚገርሙኝ ናቸው። ደግሞ በጣም የሚገርመኝ ነገር በከዋክብት አቅጣጫ ሁለት ነገሮች ይገርሙኛል። አንደኛ የከዋክብት ጥበበኞች አሉ ይባላል እና በመጽሐፍ ቅዱስም እነዛ የምስራቅ ሰዎች የተባሉት ኢየሱስ ክርስቶስ ሲወለድ ኮኮብ አይተው ጥበበኛ ሰዎች የተባሉት ስለ እንግዲህ ሰማዩን አውቀው አይተው አንብበው ማን እንደተወለደ የሚያውቁ የራሳቸው የሆነ ጥበብ የተሰጣቸው ሰዎች ናቸው። እና ኢየሱስ ክርስቶስ ንጉስ እንደተወለደ አውቀው መጥተው ሄሮድስ ጋር ጠየቁ ይላል። እና ሄሮድስ ደግሞ ንጉስ ስለነበረ እንዴ ከእኔ ሌላ እኔን የኔን ቤተሰብ ስልጣን የሚወስድ የሚነጥቅ ተወለደ እንዴ ብሎ እስከሚደነግጥ ድረስ የደረሰበትና እነዛን ጥበበኛ ሰዎች ነገስታት ራሱ ያከብሯቸው ይቀበሏቸው ይሰሟቸው ያምኗቸው እንደነበረ የሚያሳይ ነገር ነውና ችላ ብሎ አላሳለፋቸውም። ሄሮድስ ማለት ነው እንደውም ተመልሳችሁ መጥታችሁ ካያችሁት በኋላ እኔም እንድሰግድለት ንገሩኝ ብሏቸው ነበር። እነሱ ግን ጥበብ ያላቸው ሰዎች ከእግዚአብሔር ጋር ግንኙነት ያላቸው ሰዎች ስለነበሩ በዛ እሱ ባላቸው መንገድ እንዳይመለሱ እግዚአብሔር ስለከለከላቸው ተመልሰው በመጡበት መንገድ ወደ ሀገራቸው እንደተመለሱ ነው። በሌላ መንገድ እና እንግዲህ ምንድነው? ኮከብ በመቁጠር እንግዲህ ኮከቡን ሰማዩን በማንበብ የእግዚአብሔርን አሰራር የጊዜውን ሁኔታ የሚያውቁ ሰዎች አሉ ማለት ነው። እና ከዚህ አንፃር መጽሐፍ ቅዱስም ያ ነገር ውሸት ነው አላለም። እንግዲህ ሌላው ኮ ስለ ኮኮብ ሌላው የሚያስገርመኝ ነገር። በተለይ የስነ ከዋክብት ጥናት የስነ

የምትወደው ፊልም ምንድነው? ለሚለው እኔ እንግዲህ የምወደው ፊልም የመጽሐፍ ቅዱስ ፊልሞች በተለይ የኢየሱስ ክርስቶስ ከዉልደቱ ከልደቱ ጀምሮ እስከ ትንሳኤው ድረስ ያለውን ያየሁት ፊልም በጣም ህይወቴን የቀየረው ነው ብዬ አምናለሁ እና ያንን የሉቃስ ወንጌልን መሰረት በማድረግ የሰሩትን ፊልም ሳይ እውነት በጣም በቃ ጥሩ አድርጎ ነው የሰሩት ብዬ አምናለሁ። እና ወደ ፊልም ቀይረው ጽሁፉን እያንዳንዱን ነገር ኢየሱስ ክርስቶስ ሲያደርግ ሲሄድ በባዶ እግሩ ተአምራት ሲያደርግ ሲያስተምር እንደገና ደግሞ ሲያሰ ሲያንገላቱት ሲሰቅሉት እንደገና ደግሞ ሲነሳ ያንን ያየው ጊዜ በጣም ልቤ ተነክቷል። እውነት ለመናገር በልጅነት እድሜ ምናልባት በወጣትነት እድሜ ብል ይሻላል። በሃያ ሰባት በሃያ ስምንት በሃያ ስድስት አመቴ ያንን ፊልም አይቻለሁ እና ከዛ በፊትም እዚሁ አዲስ አበባ ሃይስኩል በምማርበት ጊዜ ከትምህርት ቤት ጠርተውን ያንን ፊልም አሳይተውናልና ያንን ፊልም በማይበት ጊዜ ምንድነው በጣም ነው ልቤ የተነካው ማለት ነው። እና ጠርተው ያሳዩበት ሁኔታ አለ። ያንን ፊልም ሃይስኩል እየተማርን ሚኒሊክ ትምህርት ቤት እየተማርን እያለን ወስደው ነው የኢየሱስን ፊልም እዩ ብለውን በጣም ልብ የሚነካና። ለሰው እንዴት እግዚአብሔር ሰው ሆኖ ስጋ ለብሶ መጥቶ እንዴት ለእኛ እንደተንገላታ ኃጢያታችን እንዲህ እሱን የበደልነው በደል በቀላሉ የሚታይ ነገር እንዳልሆነና እኛን ለማዳን የተከፈለው ዋጋ እጅግ በጣም በቃ ከፍ ያለና እያንዳንዳችን ወይም ደግሞ በጋራ መሆንን ማንም ሰው ከእግዚአብሔር ውጪ ያንን ነገር አውቆ እና ተረድቶ የሚያስፈልገውን ክፍያ ከፍሎ ሊያድነን እንደማይችል በቃ የሚያመላክት ነው። እና ያ ፊልሙን ሳየው እኔ ሁል ጊዜ በጣም ነው የሚገርመኝ እንዲሁ የሰራውም ሰው ራሱ በጣም ትልቅ ውሳኔ ነው። ያንን ለመስራት እንግዲህ የከፈለው መስዋዕትነት ይኖራል። እና በጣም እኔ በደንብ አላውቀውም ስሙን ያንን ፊልም የሰራውን ሰው። ግን የተለያዩ ሰዎች ሰርተዋል እኔ በተለይ አንድ ወጣት ሰው የሰራው እውነት እኔ ኢየሱስን ይመስለኝ ነበረ እንዲሁ ወክሎ የሰራው ግን በቃ ይመስላል እንትኑ ማለት ይስላል ጥሩ። ገጽታ ይሰጣል እና ስለዛ ነገር ጥሩ እይታ ይሰጣል እና በጣም የሚገርም ነው። እዛ ጋር ያለው ነገር እና እያንዳንዱ ነገር እዛጋ የሰሩት አሰራራቸው ታሪኩ የታሪኩ ፍሰት የታሪኩ ቅንጅት ቅንብር የተካሄደው ነገር። እዛ ጋር እንደ ካህናት ሆነው የሰሩት ምናልባት ለዛ ፊልም በጣም ብዙ ወጪ ወጥቷል ብዬ አምናለሁ። ብዙ ተሳትፈዋል ብዙ ሰዎች ተሳትፈዋል እዛው እስራኤል ምድር ላይ ነው የሰሩት እየሩሳሌም አካባቢ ነው የሰሩት። እና አስደናቂ ፊልም ነው። በእውነት ብዙ ሰዎችን በዛ ፊልም የተነሳ እውነትን እያወቁ ወደ እውነት ወደ እግዚአብሔር ወደ ወንጌል ወደ እግዚአብሔር ቃል ወደ እግዚአብሔር መንፈስ የቀረቡ ወይም የቀረባቸው ይመስለኛል። እና ያ በጣም ጥሩ ፊልም ነው። ሌሎች ፊልሞችም ቢኖሩ ግን በዋነኝነት ያው እንግዲህ የህይወት መንገድ የሆነው ጌታ ኢየሱስ ክርስቶስ ስለሆነ እና እንግዲህ እሱ የመጽሐፍትም የነብያትም የህግም ፍጻሜ ስለሆነ። እንግዲህ ያንን የቀረበበት መንገድ እጅግ አስገራሚ ሆኖ ነው። እዛ ፊልም ላይ ያየሁት እና እኔ ከአለማዊ ፊልሞች ይልቅ መንፈሳዊ ፊልሞች የበለጠ ክብደት ይሰጡኛል ለምን? በአላማ አንፃር ነው። እንግዲህ እኔ በአላማ አንድ ነገር ሳይ ከጀርባው ምን አለ የሚለውን ነገር በደንብ ዋጋ ስለምሰጥ። የእምነት ነገር እንግዲህ ዘላቂና በጣም ብዙ ሚስጥር እና ረቂቅ ሚስጥር እና ጥልቅ ሚስጥር ስላለው። ያንን ነው እኔ እንግዲህ ወደዛ ነው ማመዝነው ከፊልም አንፃር